በብእር ወይስ በእርሳት ትጽፋለህ? ያው እኔ የምጽፈው በብእር ነው በእርሳ ስም እጽፋለሁ ነገር ግን በአብዛኛው ከምጽፍባቸው መሳሪዎች መካከል አንዱ በብእር ነው። እና በብእር ነው በአብዛኛው ሁሉንም ነገሮችንም እጥፎ እና በብእር መጽሐፍ በጣም ትልቅ ጥቅም አለው። በብእር ስትጽፍ ጽሁፎችህ ያማሩ የሚነበቡ ይሆናሉ። እና ለመልእክት የምታስተላልፈው ሰው መልእክትህን በስነ ስርዓቱ ታስተላልፋለህ ማለት ነው። በብእር በመጻፍህ እና በእርሳስ ግን የምትጽፍ ከሆነ ጽሁፎቹ እንግዲህ ሊጠፉ ይችላሉ ሊሰራዙ ይችላሉ ሊደበዝዙ ይችላሉ። ከዛ ከዛ አንፃር እኔ በብእር ነው። መጽሐፍን የምመክረው እና በእርሳስ የሚጽፉት ብዙ ሰዎች እንግዲህ በአብዛኛው ከሚጠቀሱት ሰዎች መካከል በእርሳስ የሚጽፉት እንደዚህ ስዕል የሚስሩ ሰዎች ዲዛይኖችን የሚያወጡ ሰዎች ሎጎዎችን የሚያወጡ ሰዎች ናቸው። በእርሳስ የሚጽፉት ከዛ በተረፈ ጀማሪ ህፃናቶች በእርሳስ ይጽፋሉ ይለማመዳሉ። በአብዛኛው ግን በእርሳስ የሚጽፉት ሰአሊዎች ናቸው እነዚህ የአርት ሰዎች ናቸው። እና እነዛ እነዛ ሰዎች የእርሳስ ጽሁፍን ይመርጣሉ ማለት ነው። እንግዲህ እርሳስና ብእር ልዩነታቸው ይሄን ያህል ነው። እርሳስ ጽሁፉ ጠቆር ያለ ከለር ያለው ነው ብእር ደግሞ በተለያየ አይነት ብእሮች አሉና ከለራቸውም በዛው አይነት የተለየነት ከለር ነው። እና ከዛ ከዛ አንፃር አብዛኛው ሰው የሚጽፈው እንግዲህ በእኛ አክቢ እንግዲህ የሚጽፈው አብዛኛው ሰው በብእር ነው ማለት ነውና። ብእር የተለየ ጥቅም አለው። ከእርሳስ በጣም ይለያል። ሁሉም የራሳቸው ባህሪና ጠቀሜታ አላቸው። ከዛ ከዛ አንፃር እንግዲህ እኛም የምጽፈው እኔም ጽፎ ለብእር ነውና ብእር ህንፃፍ ብእርን እንጠቀም ለማለት እወዳለሁ። እና በብእር ነው የምጽፈው ማለት ነው። እንግዲህ ተማሪዎች ወደ ትምህርት ቤት ሲሄዱ። ወደ ትምህርት ቤት ወደ ትኛውም እንግዲህ ዘመናዊ የመንግስት ትምህርት ቤት እና ደግሞ ሌላ በሁለተኛ ደረጃ የሃይማኖታዊ ትምህርቶች አሉና በእርሳስ በአብዛኛው እንግዲህ ትምህርት ቤቶች ውስጥ ከሚማሩባቸው ከሚሰሩባቸው ሰሪዎች በተለየ በቤተክርስቲያን ውስጥ በእርሳስ መጠቀምን ይመርጣሉ። ምክንያቱም እዛ ስዕልም የሚያጠፋም የአርት ስራዎች ስለሚያጠፉ በአብዛኛው እዛ አካባቢ ላይ እርሳስን ይጠቀሙታል ሃይማኖታዊ ወታዎች ላይ ማለት ነው። እና በብእር ደግሞ የሚጠቀሙት እንግዲህ የመንግስት መስሪያ ቤት ውስጥ ያሉ የመንግስት ትምህርት የሚማሩ ተማሪዎች። ከዛ በተረፈ እንግዲህ መንግስት ሰራተኞች በአብዛኛው ብእር ይጠቀሙታል። ለእለት እለት ተግባራቸው ማለት ነውና። እንግዲህ ከዛ ከዛ አንፃር ነው ብእርን እኔም የመረጥኩት በብእር ስትጽፍ እደመቅ ያለ ከመሆኑም የተነሳ። መልእክት በአግባቡ ቦታው ድረስ እንዲደርስ ለመልእክትህም በደንብ እንድታስተላልፍ የጣቂ መሃል ይረዳሃልና። ከዛ ከዛ አንፃር እንግዲህ እኔም ይሄን ለማለት እወዳለሁ ይሄን ለማለት እፈልጋለሁና ከዛ ከዛ አንፃር ነው። ይሄን ያልኩት እንግዲህ በብእር መጽሐፍ በጣም ትልቅ ጥቅም አለው። በብእር ንጽህፍ አለቃዬም በብዛት ብእሮችን እየገዛ በነፃ ይሰጠናል። በመስሪያ ቤታችን ውስጥ ብእሮችን እየገዛ እንድንጠቀምባቸው እንደ ስጦታ ይሰጠናልና። ብእርን እንጠቀም ለማለት እወዳለሁ ብእርን መጠቀም ትልቅ ጥቅም አለው ብዬ አስባለሁና። ብእርን ተጠቀሙ